ለምን? ያህል ጊዜ በዚህ ስራ ሠርተሃል። በዚህ ስራ ላይ አሁን አንድ ወር አካባቢ ሊሆነኝ ነው ማለት አልሆነኝም መሰለኝ ግን አንድ ወር አካባቢ ሆኖኛል። ይመስለኛል ሳይለንሲዎ ላይ ነው ሳይለንሲዎ ላይ ያው ደምጽ መቅዳት እንደገና ኳሊቲ ቼክ ማድረግ። የሚረብሹ ድምጾች አለመኖር በጥራት ማውራት። እነዚህ እነዚህን የመሳሰሉትን ስራ በዚህ አንድ ወር ጊዜ ውስጥ ሰርቻለሁኝ ማለት ነው። እና ሌላው ደግሞ በቃ ምንም የውጪም ንፋስም ሊሆን ይችላል የሰዎች ድምጽም ሊሆን ይችላል። የመኪና እንደነዚህ አይነት ነገሮች እና የተፈጥሯዊ የቶን ንግግራችንን መቅዳት እንዳለብን። ሌላው ደግሞ ከሃያ ሰከንድ ጀምሮ እስከ አምስት ደቂቃ በተሰጠን ርዕስ ላይ ማውራት እንደምንችል አይቼበታለሁ ማለት ነው። እና ብዙ ጓደኞቼም በዚህ የስራ ዘርፍ ላይ እየሰሩ ይገኛሉ። ከእኔም በፊትም በኋላም የተቀላቀሉ ልጆች አሉ። እና ሁላችንም ባለን ትርፍ ሰዓት እየሰራን እንገኛለን ማለት ነው።

ድንጋይ ስብስብ ታደርጋለህ አላደርግም ድንጋይ ስብስብ ማድረግ ማለት ድንጋዮችን አንድ ቦታ ላይ መሰብሰብ ወይም ወደ አንድ ቦታ ማምጣት ማለት ነው። እና ድንጋዮችን ያው ወደ አንድ ቦታ የምሰበስበው ለተለያየ ምክንያት ሊሆን ይችላል። ለምሳሌ ቤት የሚሰሩ ሰዎች ድንጋይ ይሰበስባሉ። ግቢ ውስጥ ድንጋይ የሚያነጥፉ ሰዎች ወይም ቴራዞ የምንለውን ድንጋይ ይሰበስባሉ እንደገና ደግሞ መንገድ ላይ ኮብልስቶን የሚሰሩ ሰዎች። በመኪናም ቢሆን አስመጥቶ አንድ ቦታ ብዙ ድንጋዮችን ከተሰበሰቡ በኋላ ነው ወደ ስራ የሚገቡት። እና ይሄ እንደየ ሰው የስራ ዘርፍ ይለያያል። እና ድንጋዩን ከሰበሰቡ በኋላ ቤት ሊሰሩበት ይችላሉ። ግቢአቸውን ላይሳምሩበት ይችላሉ። አጠር ይሰራበታል እንደገና ደግሞ የምናያቸውን መንገዶች ውብ አድርገው የሚሰሩት በተሰበስቡ ድንጋዮች ነው። ተጠርበው ማለት ነው እና እንደዛ እንደዛ እየተባለ ነው የሚሰራው። ብዙ ወጣቶች በዚህ ዘርፍ ላይ ይገኛሉ። በድንጋይ የሚሰሩትን ሰዎች እየሰሩ ያሉ ማለት ነው። እና ብዛት ወንዶች ናቸው ተደራጅተው ሴቶችም አሉ ወይ አንድ ሴት አይልም? ግን ያው ድንጋይ ሰብስቦ ማንሳት በራሱ ትንሽ ጉልበት ስለሚፈልግ ግን አብዛኛው እንግዲህ ወንዶች ይሳተፉበታል ማለት ነው።

ጥዋት ምን ትበላለህ? ጥዋት ላይ ያው ቁርስ እንደ መሆኑ መጠን ቀለል ያሉ ነገሮች ናቸው የሚበሉት። እኔም እንደራሴም የምበላው ቀለል ያለ ነገር ነው። አንዳንዴ ዳቦ በሻይም ሊሆን ይችላል። እንደዚህ ፓስታ ነገር አትክልት ነገር ወይም ጁስ። ብዙ አይነት ነገሮች አሉ ጠዋት ላይ የምንመገበውና ግን ይሄ እንደ የሰው ይለያያል። ያው አንዳንዴ ደግሞ ቤታችን ያፈራውን የማታ ያደረውን አሙቀንም ልንበላ እንችላለን። እንደኛ እንደ ሀገራችን ለኢትዮጵያ ጠዋት ቀን ማታ ብዙ ጊዜ ተብሎ የሚመረጡ የምግብ አይነቶች አሉ። ግን እንደ አቅም ሆኖ ሰው የሚኖረው በእያንዳንዱ ቤት እና ከዛ አንፃር። ጠዋት ጠዋት ቤታችን የምንበላው ነገር ቀለል ያለ ቢሆን ይመከራል። ከጤናማ አንፃር ከ ከብዙ ነገር አንፃር ጠዋት ላይ የሚበሉ ነገሮች የሚቀሉ ነገሮች ለጨጓራችን የማይከብዱ ቀናችንን ቆንጆ የሚያደርጉልን ነገር ቢሆኑ ይመከራሉ። ትኩስ ነገር ወይም ደግሞ ጁስ የተለያየ አይነት ጁስ አለ። ፓፓያ ሊሆን ይችላል ማንጎ ሊሆን ይችላል ሙዝ ሊሆን ይችላል ይሄን እንደ የሰው ምርሷ ነው ማለት ነው። ሌላው ደግሞ ወተት ጠዋት ላይ ልንጠቀም እንችላለን ወይም ተኩስ ነገር ሻይ ወይ ደግሞ ቡና ከመገብ ጋር ማለት ነው። ጁስ እና ወተት ከሆነ ባይበላም ችግር የለውም። ግን እንደዚህ ሻይ ቡና ሲሆን ደግሞ ማባያ ናቸው እንጂ እነዚህ ምግብ ስላልሆኑ። ሌላ ተጨማሪ መግባቦችን ለምሳሌ አሁን ጠዋት ላይ እኔ ብዙ ጊዜ እንደዚህ ከዳቦና ሻይ ውጪ ሲሆን ፍርፍር በቀይ ወይ ደግሞ ባልጫ ፍርፍር ማለት ያው በእኛ ሀገር እንጀራ ይጋገራል። እንጀራ የተጋገረውን እንጀራ ስጎ ወይም ደግሞ ስልስ ሰርተን እንጀራውን በጣጥሰን ውስጡ ስንጨምር እሱ ስሙ ፍርፍር ነው። እና ፍርፍር ወይም ደግሞ ፓስታ በስጎም ሊሆን ይችላል ባታክልትም ሊሆን ይችላል እንደዛ እያደረኩኝ እመገባለሁ ማለት ነው። ይሄ የኔ ቤት ነው። ሌላ ሰዎች ቤት የተለያየ አይነት ቅድምም ለመጥቀስ እንደሞከርኩት ዳቦ በሻይ ሊሆን ይችላል። ገንፎ ሊሆን ይችላል አብዛኛው ሰው ገንፎ የሚወድ ይመስለኛል። እንደዚህ ደግሞ ከጾም ጋር ምናምን ሳያያዝ ሲቀር ገንፎ ጨጨብሳ ለወዝ ቅቤ የሚጨምሩባቸው ነገሮች ጨጨብሳ እርጓ ቅቤ በእርጓ እንደነዚህ ገንፎ በእርጓ እንደዚህ ተደርጎ እንደየቤቱ እንዳለው አቅም ሰውየው እንዳለው ብር ምክንያቱም ከሌለው መብላት አይችልም ሰው ማለት ነው። ከዛ አንፃር ሌላ ደግሞ ስጋ የሚወዱ ሰዎች ከሆኑ ጥብስ ሊሆን ይችላል። እንደገና እንደዛ አይነት ነገሮች ስጋ ነክ ነገሮች ሚትቦል ሊሆን ይችላል ቤት ውስጥ ሰርተው ሊበላ ይችላል እና ብዙ የሚበሉ ነገሮች አሉ። ይሄን የአንድ እንደየሰው ፍላጎት ነው ሁለት ደግሞ እንዳለው አቅም ነው። እንደ ልማዱ ነው። እንደዛ ይመስለኛል።

ወደ ስራ በሰአት በሰአቱ ትደርሳለህ? አዎ በሚገባ ወደ ስራ በሰአት መድረስ። ፍላጎት ወይም እኛ መፈለግ ሳይሆን ግዴታችን ነው። ወደ ስራ በሰአቱ ለመድረስ በመጀመሪያ ደረጃ በጧት መነሳት መቻል አለብን። ከቤታችን ማለት ነው እና ከቤታችን ያለውን ጉዳይ ወይ ቤት ማጽዳት ሊሆን ይችላል። ህፃናት ካሉ እነሱን መሸኘት ሊሆን ይችላል ምግብ ቁርስ መስራት ከሆነ ያን ማድረግ ሊሆን ይችላል። ከዛ እሱን ጨርሶ ነው አንድ ሰው ላይሰራም ይችላል እንደተነሳም ወደ ስራ የሚሄድ ሰው ይኖራል። ገና ያው አብዛኞቻችን እነዚህን ነገሮች አድርገን ስለሆነ ወደ ስራ የምንሄደው። ይሄንን መጀመሪያ ካደረገ በጧት ከተነሳ የሚጠበቅበትን ነገሮች ከሰራ በኋላ አድሶ ተጣጥቦ ለባብሶ የክትል ልብሱን ወይም ደግሞ ዩኒፎርሙን የስራ ቦታ ዩኒፎርሙ ካለ ዩኒፎርሙን ለብሶ ወደ ስራ ቦታው ነው የሚሄደውና። አርፍዶ ከወጣ አንድ ሰው ወይም ዘግይቶ ከወጣ ስራ ቦታ ላይ በሰአት አይደርስም ግልጽ ነው። ስራ ቦታ በሰአት አለመድረስ መቻል ደግሞ ብዙ ነገር ሊያስከትል ይችላል እስከ ስራውን እስከ ማጣት ሊያስከትል ይችላል። በተደጋጋሚ ሲመጣ ማለት ነው ለዛ በጧት ተነስተን መድረስ ባለብን ሰዓት ስራ ቦታን መድረስ አለብን ማለት ነው። እዛም ደግሞ ከደረስን በኋላ ከአለቃም ጋር እዛም ካሉ የስራ ቦታ ስታፎች ጋርም ያለንን ግንኙነት ራሱ ጥሩ ለማድረግ። በሰአታችን ስንደርስ ነው ሌላው ደግሞ ስራው ራሱ ይበደላል። እንዴት ነው? አንድ ሰው ሁለት ሰዓት ተኩል መግባት እያለበት እሱ የሚገባው ሶስት ሰዓት ተኩል ከሆነ አንድ ሰዓት ሙሉ አርፍዷል ማለት ነው። ለዛ አንድ ሰዓት ሙሉ መሰራት ያለበት ስራ ወደ ከሰአት ወይም ደግሞ ወደ ነገ ነው የሚተላለፈው። ምናልባት ደንበኞችን የማገልገል አይነት ቢሮዎች ከሆኑ ደግሞ በጣም ብዙ ቅሬታዎች እንዲመጡብን ጠዋት የመጡ ሰዎች ላይ መጉላላት እንዲደርስ የደንባኞችን አለማስደሰት ምክንያቱም ያንን ሁሉ ሰዓት መጠበቅ ማለት በጣም ከባድ ነው። ጠዋት ላይ ግን ገብቶ ቢሆን ከስር ከስር ሰዎቹን ቢሸኛቸው አንድ ለሱም ስራም ይቀልለታል ለሱም ለዛም ሰው ራሱ የስራ መደራረብ ሊሆን ስለሚችል። ከነዚህ ከነዚህ አንፃር አንድ ሰው ስራ ቦታው ላይ በሰአቱ መገኘት መቻል አለበት። እንደየስራው ማለት ነው። እኔ አሁን በሰአቴ ነው ስራ ቦታ የምደርሰው። የኛ ስራ በሽፍት ስለሆነ በሶስት ሽፍት ነው የምንገባው ማለት ነው እና የጧት ስሆን። ከቤት ማለት ነው ስራ ቦታ ከመድረሴ በፊት ሰላሳ አርባ ደቂቃ ቀደም ብዬ ነው የምወጣው ምክንያቱም ታክሲ ቦታ ሰልፍ አለ። ከቤት ተነስቼ ደግሞ እስከ አስፋልት ታክሲ ራሱ እስከሚቆምበት ቦታ የምደርስበትን ጊዜ አስልቼ ነው ጨምሬበት የምወጣው። ያ ካልሆነ ግን ሁለት ሰዓት መግባት ይቀርና ምን ይሆናል? ወደ ሶስት ሰዓት ይሆናል ያ ሲሆን ደግሞ ከአለቃዬም ጋር ልጋጭ እችላለሁ ስራውም ሊበደል ይችላል። ያ ያ ነገር ስላለ ጠዋት እነሳለሁ ወደ ታክሲ ቦታ እሄዳለሁ። ከዛ በኋላ ታክሲን ይዤ ስራ ቦታ ከደረስኩኝ በኋላ ወደ ስራዬ የምገባ ይሆናል ማለት ነው። ይሄ አሁን የስራ ሂደቱ ቆንጆ ነው። ግን አንድ ቀን ሁለት ቀን ሶስት ቀን ባረፍድ ምናልባት ጥሩ ያልሆነ ግንኙነት ሊኖር ይችላል ከአለቃችን ጋር ምክንያቱም ስራው ይበደላል። እዛ ጋር ደግሞ እኔን ለመጠበቅ ብለው የማያወጡ ልጆች በእኔ ይናደዳሉ። ለምን ጊዜያቸውን እየቃጠልኩባቸው ነው። በእኔ ምክንያት ነው እዛ የሚቆዬ መውጣት ሲኖርባቸው። በእኔ ምክንያት ለምን አንድ ደቂቃ ቢሆን ከሽፍታቸው ውጪ ይሰራሉ ለዛ። ሁላችንም ይሄ ሀላፊነት ነው። በነገራችን ላይ በሰአት እንውጣ በሰአት ስራ ቦታችን እንድረስ። ህግ ነው ህጉን እናክብር ለማለት እፈልጋለሁ ማለት ነው

በመስታወት ላይ ምን ያህል ጊዜ ታያለህ? በቃ ይመስለኛል። ብዙ ጊዜ ነው የማየው ቤት ውስጥ በተለይ ካዋልኩኝ ምን ያክል ጊዜ ራሱን እንዳየው አላውቅም ብዙ ጊዜ ከማይቴ የተነሳ ማለት ነው። እና በበስታውት ላይ የራስህን ማየት ላሴት ልጅ አጠያያቂ አይደለም በቃ ምክንያቱም አብዛኞቻችን እንወዳለን መስታወት ፊት መቆም። መቀባባት ስዛ ፊት መልበስ ያለንን አለማመሳችንን ማየት ፒካፓችንን ፀጉራችንን ማስተካከል ከዛ ከዛ አንፃር ጋር ስለሆነ። በቀን ብዙ ጊዜ ላይ እችላለሁ። ገና አሁን ጠዋት ወደ ስራ የሚሄድ ከሆነ። ጠዋት እነሳለሁኝ ከዛ በኋላ ፊቴን ስታጠብ አያለሁ። እንደገና ደግሞ የፊት ክሬም ቻፒስቲክ ኩል ስቀባ አያለሁ እንደገና ፀጉሬን ሳስተካክል አያለሁ ማለት ነው። ከዛ ውጪ ልብሴን ደግሞ ለባብሼ ከጨረስኩኝ በኋላ አያለሁኝ ራሴን ሙሉ አንዴ ማለት ነው። ይሄ ወደ ስራ በሚሄድበት ቀን ሁሌ ያለ አይነት ነገር ነው ምናልባት ለምሳ ነው ስመጣ ላይ የምንችለው ከዛ በኋላ ወይ ደግሞ ማታ ማለት ነው። እንደዚህ አይነት ቀናቶች ላይ ብዙም እንደዚህ ራስን በመስታወት የማየት ነገር ላይኖር ይችላል። ከዛ ውጪ ግን አሁን እረፍት ቀን ወይም ደግሞ ከስራ መልስ ስሆን በጣም በተደጋጋሚ አያለሁ ራሴን ወደ መጸዳጃ ቤትም ስሄድ አያለሁ። ደግሞ ድንገት ከጓደኞቼ ጋርም ለመገናኘት ምናልባት የምወጣ ከሆነ አለባበሴን ቻፒስቲክ ኩሌን የፀጉር ስታይሌን ለመቀየር ፀጉሬን ለመሰራት ራሱ ልብሴን ደግሞ ስቀይር አየር ከላይ ስቃይ አየር ከታች ስቃይ አየር ያለውን ነገር አያለው ማለት ነው። እና በቃ ብዙ ጊዜ ነው የማየው።

ከስራ ባልደረቦቼ ጋር ጥሩ ግንኙነት አለ በሚገባ። ከስራ ባልደረቦቼ ጋር በጣም ጥሩ ወይም ደግሞ መልካም የሚባል ግንኙነት ነው ያለኝ የተለያዬ ቦታ ሰርቻለሁ። እና እዛ የማገኛቸውን ጓደኞቼን ወይም ደግሞ የስራ ባልደረቦቼ ጋር መልካም የሆነ ግንኙነት እንዲኖረኝ ሁሌ ጥረት አደርጋለሁኝ። የስራ ባልደረባ ጓደኛ ነው በቃ። እዛ ቦታ ላይ ጓደኛ ነው እዛ ቦታ ላይ የስራ ባልደረቧ ነው። እዛ ቦታ እኛ ሳንኖር ስንቀር ስራችንን የሚያከናውንልን ነው። እዛ ስለ ስራው የምናወራው ሰው ነው። ምናልባት ቀድሞን የገባ ሰው ከሆነ አለቃችን ነው ወይም ደግሞ ስራውን ሂደቱን የዛን ድርጅት ስታምፕ እንዴት መከተል እንዳለብን እንዴት ስራውን መስራት እንዳለብን እዛ ድርጅት ውስጥ እንዴት መስራት እንዳለብን ሁሉን ነገር የሚያሳየን ሰው ሊሆን ይችላል። እና የስራ ባልደረባችን ከስራ ባልደረባዎቻችን ጋር ጥሩ የሆነ ግንኙነት ሊኖረን ግድ ይላል ማለት ነው። እና ስራውም ይቀለናል። ማብራዊ ኑሮ ይኖረናል ምናልባት አንዳንድ ጊዜ የስራ ቦታ ጓደኛ የግል ጓደኛም የሚሆንበት አጋጣሚ አለ። እንደ ግል እንደ ግል ጓደኛ ማለት ከባህሪያችንም ጋር እኛ ከምንወደው አይነት ሰው ጋር ሲመሳሰል ምንፈልገው አይነት ሰው ሲሆንልን ምናልባት ከስራ ባልደረብነቱ አልፎ ወደ ግል ጓደኝነት ከስራ ውጪ ማለት ነው። ከስራ ውጪ ልናገኛቸው የግል ህይወታቸውን ህይወታችንን የምናማክራቸው የሚያማክሩን የሚረዱን የሚረዱን ችግሮቻችንን የሚያውቁ ጉድለታችንን የሚሸፍኑልን አይነት ሰዎች ሊሆኑ ስለሚችሉ ከስራ ባልደረቦቻችን ጋር ቢቻል በጣም ጥሩ የሆነ ግንኙነት ሊኖረን ይገባል። አንድ ከስራ ባልደረቦቻችን ጋር ጥሩ የሆነ ግንኙነት ሳይኖረን ሲቀር ስራው ራሱ ይከብደናል ሰዓት አይሄድልንም። አዲስ ነገር ራሱ ቢኖር መረጃ ማንም የሚነግረን ሰው የለም። እንደገና ደግሞ ሰው ነንና ማሻሻል ያለብን ጉድለት ሊኖርብን ይችላል። ያ ያ ራሱ ሰው የሚነግረን ጥሩ የሆነ ግንኙነት ሲኖረን ለዛ ነገር ያለን አቀባበል አይተው ነውና ከዛ አንፃር ለስራችንም እንዲረዳን። በቃ ለሁሉም ነገር መልካም እንዲሆንልኝ ከስራ ቦታ ባልደረቦቻችን ጋር ጥሩ ግኑኝነት መፍጠር ግዴታችን ነው ማለት ነው። ይሄ እንደየሰው ይለያያል እንደየሰው ስራ እንደየሰው ባህሪ የሚለያይ ይሆናል ማለት ነው። ሁሉም ሰው አንድ አይነት ስራ ስለማይሰራ ምናልባት አንዳንድ ስራዎች ላይ ያን ያንክል ከስራ ባልደረባ ጋር የማንገናኝበት ሊኖር ይችላል። እንደገና ደግሞ እንደ ስታፍ የምንገናኝባቸው ሊኖሩ ይችላሉና። ሁሉም ሰው ግን ባለበት የስራ ዘርፍ ይነስም ይብዛም የስራ ባልደረባ ይኖረዋል። እና ከስራ ባልደረባው ጋር ጥሩ ግኑኝነት ይኑረው። ከዛ ውጪ ደግሞ በቃ ከስራ ባልደረቧ ጋር ጥሩ ግንኙነት ፈጠረ ማለት አንድ ሰው ስራውን አከበረ ስራውን ሳያከብር ሲቀር ነው። አንድ ሰው ጥሩ ያልሆነ ግንኙነት ውስጥ የሚገባው ማለት ነው። አንዳንድ ሰው ምን ምናልባት ከመጡበትም ማህበራዊ ወይም ደግሞ ሶሻል ባክግራውንድ የሚባሉት ከአኗኗራቸው ከድሮ ከቤተሰቦቻቸው ካመጡት እንደዚህ ከሰው ጋር ያለመቀላቀል ብቸኝነትን የማብዛት አይነት ነገር የሚያበዙ ሰዎች ሊኖሩ ይችላሉ። አንድ ድርጅት ውስጥ አንድም ሁለትም ሰውን እንደዛ አይነት ሰዎች ሊያጋጥሙን ይችላሉ። እነዛ ሰዎች መጥፎ ሆኖ አይደለም ከመጡበት ከኖሩበት ከማህበራ ከማህበራሰባቸው ከመጡበት ቤተሰባቸው በፊት ከኖሩት ከአኗኗራቸው ነውና። በጊዜ ሂደት እነሱ ደግሞ የሚያለማምዳቸው ሰው ካለ ምናልባት ሊለምዱ ይችላሉ ማለት ነው። እና በአጠቃላይ ሁላችንም ከስራ ባልደረቦቻችን ጋር መልካም እንሁን ፒስ እንሁን እንደውደዳቸው እናክብራቸው ስራችንን እንውደድ።

ቅመማ ቅመም የበዛበት ምግብ ትወዳለህ? ቅመማ ቅመም የበዛበት ምግብ አልወድም ማለት የበዛበት ሳይሆን በአግባቡ ተመጥኖ ሳይበዛበት ሳያንስበት የሚያስፈልገውን ያክል ብቻ የተጨመረበትን ምግብ ነው። እኔ የምወደው እና። ቅመማ ቅመም ማለት ለምግብ ማጣፈጫ ለጣዕሙ ቆንጆ እንዲሆን የምንጠቀማቸው የተለያዩ አይነት ግብአቶች ሲሆኑ ከዛ ውስጥ ለምሳሌ ነጭ አዝሙድ ሊሆን ይችላል ጥቁር አዝሙድ ሊሆን ይችላል ኮሮሪማ ሊሆን ይችላል እና የመሳሰሉት ነገሮችን ቀረፋ ቁሩምፉድ እነዚህ ቅመማ ቅመሞች ናቸው። ወጥ ላይ እና የተለያዩ ነገሮች ላይ የምናበስላቸው ነገሮች ላይ ምግቦች ላይ አጠቃላይ የምንጠቀማቸው ቅመማ ቅመሞች ሲሆኑ። እነዚህን ቅመማ ቅመሞች መጥነን ነው መጠቀም ያለብን። እንዲበዛም አይፈልግም እንዲያንስም አይፈልግም አንዳንድ ሰው ከነ ቅመማ ቅመም የማይወድ ሊሆን ሊኖር ይችላል። አንዳንድ ቅመማ ቅመሞች ከጤናችንም ጋር ጥሩ የሆኑ ለጤናችንም የሚጠቅሙ አይነት አሉን ለምሳሌ አሁን ጥቁር አዝሙድ ለብዙ ነገር መድሃኒት ነው ይባላል እና። እንደገና ቅርንፉድ እና ቀረፋ ለብዙ ነገሮች መድሃኒት እንደሆኑ እኔ በማውቀው ልክ ማለት ነው። እና ይነገራል እነዚህን ቅመማ ቅመሞች አንደኛ ምን ያክል ምግብ ነው እየሰራሁ ያለሁት የሚለው ታሳቢ ማድረግ መቻል አለብን። ምግብ እየሰራን ስለሆነ ብቻ ሙሉ ሙሉ ማንኪያ ስላደረግን ምግቡ ይጣፍጣል ማለት አይደለም። ያንን ታሳቢ ስናደርግ። ለምሳሌ ለሁለት ሰው የሚወጣ የሚበቃ ምግብ ላይ አንድ ማንኪያ ቅመም መጨመር ላይኖርብን ይችላል ምናልባት ከሁሉም ትንሽ ትንሽ በጫፍ ማንኪያ በትንሿ በሻይ ማንኪያ እያደረግን ነካ ነካ ነካ ነካ ስናደርግ በቃ ደብልቅ ያለ ያልበዛ ያላነሰ የሚጣፍጥ። የምግቡ ሽታ ደስ የሚል የሚያደርጉ ናቸው ማለት ነው። እንደዚህ ስንሰራ ለዛ ብዙ ደግሞ ከሆነ በሚያስፈልገው ልክ እየቀመሰን አይተን ቅመማቅመሞችን መጨመር እንችላለን ማለት ነው። እና እንደ ኢትዮጲያ ብዙ ጊዜ ቅመማ ቅመም። እንደዚህ ቀይ ወጥ አሁን ዶሮ ወጥ ላይ በቃ ቋሚ ነው ቅመማቅመም ለዚህ ነገር ተብሎ ሆኖ ተብሎ ባይኖር ራሱ አንድ ሰው ቤት ውስጥ ይገዛል ለምን በቃ ይበልጥ ወጡን ቆንጆ ያደርገዋል ዶሮ በመሰረቱ ለበአልም የሚሰራም ስለሆነ ከዛ አንፃር በቃ ጎረቤትም ስለሚጠራ የሩቅ ሰው ምናምን ስለሚመጣ ቆንጆ ሆኖ እንዲወጣ ስለሚፈለግ ወጡ ማለት ነው እንደዛ ተቀምሞ ቅመም ይጨመራል ማለት ነው። ሁሉም ሰው በየቤቱ የሚጠቀም ይመስለኛል። ምናልባት ሁሉንም አይነት ቅመም ላይጠቀሙ ኖሮ በአንድ ጊዜ ግን ወይ አንድ አይነት ወይ ሁለት አይነት እንደየሰው ፍላጎት እና አንዳንድ ልጆች ደግሞ ቤት ውስጥ አይበሉም የማይበሉ አሉ። ቅመም የገባበት ምግብ የማይቀምሱ ህፃናት ስላሉ ከነዛ ውጪ በየቤታቸው ብዙ እናቶች እንደሚያዘጋጁ አውቃለሁ። በዛ ላይ በየሱፐር ማርኬቱ በየሱቁ አሁን ላይ የቅመማ ቅመም ችግር የለም። በቃ የመጠቀም ችግር ካልሆነ በስተቀር ከየት እገዛለሁ? እንዴት አገኛለሁ? ከዋቀም የት እፈጫለሁ? መፍጫ የለኝም የሚሉ ነገሮች አይነሱም። ምክንያቱም በትናንሽ ብልቃጦች ይህንን አይነት ስራ ብሻ የሚሰሩ ሰዎች ስላሉ ከዛ ገዝተን ሁላችንም መጠቀም ስለምንችል። የበአል ጊዜ ራሱ መጠበቅ አይኖርብንም ማለት ነው። ሸመትመት አድርገን ቤታችን ውስጥ ቁጭ ካደረግን በኋላ። ከዛው እያነሳን ወጣችን ላይ ጣል ያደረግን። የሚጣፍጥ እጅ የሚያስቆረጥም ወጦችን ምግቦችን ሰርተን ለራሳችንም መብላት እንችላለን። እንግዳም ሲኖርብን ደግሞ እንዲሁ ሰርተን መጠበቅ የምንችልበት ሁኔታ ስላለ። ቅመማ ቅመም እኔ በግሌ ወዳጅ ነኝ። እና ተጠቃሚም ነኝ። በማበስልበት ሰዓት ጣል አደርጋለሁ በተለይ ኮሮሪማ እና ጥቁር አዝሙድ ውስጤ ነው እነዚህን ጣል እያደረኩኝ ቀይ ወጤ ላይ አብስዬ እበላለሁ ማለት ነው። እናንተም በየቤታችሁ ይህንን ነገር እያዘጋጃችሁ ብትሞክሩት እመኑኝ ትወዱታላችሁ። ምን አለች ጽዮን በሉኘ ትወዱታላችሁ ነው የምላችሁ።

ወደ ስራ ምን ልብስ ትለብሳለህ? እኔ ወደ ስራ ቦታ ስሄድ የምለብሰው ልብስ። ብዙ ጊዜ ሱሪ በቲሸርት ነው ከዛ በሽፍን ጫማ አንዳንዴ ደግሞ በክፍት ጫማ አድርጌ እለብሳለሁኝ ማለት ነው። ያ ለምንድነው አሁን የኛ ድርጅት ለጊዜው ዩኒፎርም የለውም ለዛ በራሳችን ልብስ ስለሆነ የምንለብሰው ከዛ ያለንንም ልንለብስ እንችላለን። ግን እኔ እንደግሌ ብዙ ጊዜ የማዘወትረው ወደ ስራም ስሄድ ወደ ሌላም አካባቢ ስሄድ። ሱሪ በጀንስ በጀንስ ሱሪ በቲሸርት ወይም ደግሞ ጨርቅ ሱሪ። በሸሚዝ ከዛ በክፍት ጫማ ወይ ደግሞ በሸፍን ጫማ እንደ ሁኔታው አድርጌ እለብሳለሁ ማለት ነው። ያንን ለምን መረጥኩኝ በጣም ቀለል ያለ ነው። ለዚህ ግን አልፎ አልፎ ቀሚስ ጉርድ ቀሚስ በቲሸርትም በሸሚዝም የምለብስባቸውን ጊዜያቶች አሉኝ። ያንን የምለብስበት ምክንያት ቀለል ይለኛል። በቃ ብዙም ጊዜም እንደዛም ለብሼ ምናምን ስለለመድኩኝ መሰለኝ። እንደዛ ሱሪ በቲሸርት አድርጌ ቀለል ያለ አለባበስ አይጨንቅም አይሞቅም። ለሙቀትም ጊዜ ቆንጆ ነው ቲሸርት ስንለብስ እንደዚህ በሙቀት መጨናነቅ። እንደዚህ የማላባ አይነት ነገሮች ስለማይኖሩ በቃ ቀለል ብዬ በፍጥነት ከቤትም ለመውጣት ስለሚረዳኝ እንደዛ አድርጌ እለብሳለሁ ማለት ነው። ግን ሁሉም ሰው እንደዚህ ይለብሳል ማለት አይደለም ሰው ሁሉ የፈለጉትን አንዳንድ ሰው አጭር ቀሚስ መልበስ የሚወድ አለ። እንደዛ ደግሞ ለአንዶቻችን ምቾት ላይሰጠን ይችላል በተለይ ደግሞ ስራ ቦታ ስንሄድ። ደንበኞቻችንን ስናስተናግድ እንደገና ቢሮ ስንንቀሳቀስ ጥሩ እይታም ላይኖር ስለሚችል እኔ ብዙም የእንደዛ አይነት አለባበስ አድናቂም ስላልሆንኩኝ። ሱሪ በቲሸርቴን ለብሼ ነው የምሄደው ማለት ነው። ይሄ እንደየስራ ቦታችን የሚለያይ ይሆናል። አንዳንድ ቦታ ግዴታ ጅንስ ሱሪ የማይፈቀድባቸው ቦታዎች ሊኖሩ ይችላሉ። ጨርቅ ሱሪ ወይም ቀሚስ በሸሚዝ ብቻ የሚለበስበት ሊሆን ይችላል። እሱ የሚወሰነው እንደ ድርጅቱ ህግ ነው ማለት ነው። ለዛ የድርጅቱ ህግ ለምሳሌ ጥቁር ሱሪ ጨርቅ ማለት ነው። በነጭ ሸሚዝ የሚሆን ከሆነ ሁሌ አማራጭ ይለንም። ጥቁር ስፌት ሱሪ በነጭ ሸሚዝ እንለብሳለን ማለት ነው። እንደገና አሁን ደግሞ የ የአስተማሪዎች ምናምን ደግሞ እንደዚህ ጋውን ከላይ መደረብ የመምህራንም ከላይ ጋውን መደረብ እንደገና ደግሞ አሁን ጋራጅ የሚሰሩ ሰዎች ደግሞ ሙሉ ቱታ ነው የሚለብሱት ለምን? ልብሳቸው እንዳይቆሽሽባቸው ከስራቸውም አንፃር ያንን መደረብ ስላለባቸው አዋራ ቆሻሻ ከመኪና ጋር ምናምን ጋዝ እንዳይነካባቸው የውስጥ ልብሳቸውን ከላይ ያለውን ይደርባሉ ማለት ነው። ፋብሪካም ሲሆኑ ደግሞ የየራሱ ሁሉም ፋብሪካ የየራሱ የሰራተኛ የደንብ ልብስ ወይም ደግሞ ዩኒፎርም የምንለው ተመሳሳይ ልብስ ማለት ነው። አለው ያንን ነው ሁሉም ሰው ለብሶ የሚገባው። እና ይሄ እንደየድርጅቱ እንደ የምንሰራበት ቦታ ነው የሚለያየው። ለምሳሌ ባንኮች ብንወስድ ጨርቅ ሱሪ በሸሚዝ ነው ወንዱም ሴቱም የሚለብሱት። እንደዚህ አንዳንድ ጊዜ ሴቶች እርጉዝ ሲሆኑ ከሚለብሱት ከማይ ውጪ እንደዛ ነው የሚለብሱት። እንደውም አሁን የኢትዮጵያ ንግድ ባንክ ላይ የማየው አይነት አለባበስ አለ። ጥቁር ሱሪ በነጭ ሸሚዝ ከዛ ደግሞ ከረባት ወንዱም ሴቱም ከረባት ያደርጋሉ። እንደዛ ሽክ ብለው ይወጣሉ ማለት ነው ይሄ ደንብ ነው የምንሰራበት መስሪያ ቤት። ደንብ ነው ያንን ደግሞ ማክበር መቻል አለብን ስለዛ። አሁን ለምሳሌ አንዳንድ ሴቶች አጭር ቀሚስ በእንደዚህ ከላይ ደግሞ አጭር ቶፕስ ነገር ያደርጉ እና እንደዛ የሚወጡ አሉ። ቡና ቤት አካባቢ ደግሞ ካነሳን አይቀር ግዴታ ነው በቃ አጭር ቀሚስ መልበስ ምክንያቱም ቤቱ የሚያዘጋጅልንን ስለሆነ የምንለብሰው ካልሆነ ስራውን ስራውን ነው መተው ያለብን ለዛ። አጭር ቀሚስ የምንለብስባቸውም የስራ አጋጣሚዎች አሉ ምናልባት እንደነዚህ አይነት ቦታዎች ከፍላጎቶቻችን ጋር ላይመሳሰሉ ይችላሉ። ግን ያው አንዴ ከቤት ደግሞ ስራ ብለን እስከወጣን ድረስ። መስሪያ ቤቱ ወይም ደግሞ እዛ የምንሰራበት ቦታ ወይም ቤት ልበሱ የተባልነውን ምንኛውንም አይነት ልብስ የመልበስ ግዴታ አለብን ፈቅደን ወደን እስከሄድን ድረስ ማለት ነው። እና የምንሰራበት የስራ ቦታ ልብስ ማለት ያው የሚጠበቅብን አይነት ልብስ ነው። ከዛ ድርጅት ጋር የሚሄድ ማለት ነው።

በደንበኛ እርግጠኝነትም ታሳውቃለህ አዎ የሚዘጋጁ ሪፖርቶች አሉ በየቀኑ በየሳምንቱ የሚዘጋጁ ሪፖርቶች አሉ። እዛ ላይ ምን ያክል ቅሬታ እንደመጣ ምን ያክል የደንበኛ እርካታ እንደመጣ ለአለቃ እናሳውቃለን ማለት ነው። የደንበኛ እርካታ ማለት አንድ ሰው ከእኛ የሚጠቀመውን ከእኛ በሚያገኘው አገልግሎት በሚጠቀመው አገልግሎት ደስተኛ ሲሆን ማለት ነው። እና የደንበኛ እርካታ ማለት አሁን ያልኩት ነው። እና የደንበኞቻችንን እርካታ ደግሞ እንዴት ማወቅ እንችላለን? ያመሰግኑናል እንደዚህ ስላደረጋችሁልን እናመሰግናለን ጥሩ አገልግሎት አግኝቻለሁ ምናምን እነዚህ የመሳሰሉትን አላቶች ደንበኞቻችን ላይ ያሳውቁናል ማለት ነው። አንዳንድ ጊዜ ደግሞ የደንበኛ እርቃታን የምናውቅባቸው መንገዶች አሉ። አንዳንድ መስሪያ ቤት ስንገባ ትልቅ መዝገብ ቁጭ ብሎ እናገኛለን እዛ መዝገብ ላይ የተሰማቸውን ቅሬታም ከሆነ ደስተኛም ካላቸው ከሆኑ እነዛ እነዛ ነገሮች እዛ ላይ ስለሚጽፉ እነዛን መዝገብ አንስተን በምናነብበት ጊዜ ያንን ነገር ማወቅ እንችላለን ማለት ነው። እንደዚህ ደግሞ አሁን የሽያጭ ቦታዎች ላይ ሲሆኑ ደንበኛ በእኛ አገልግሎት እኛ የሰጠነው አገልግሎት ደስተኛ የሚሆን ከሆነ ተመልሶ ይመጣል። ለምሳሌ ሽያጭ ቦታዎች ላይ ከሆኑ ዛሬ የገዛኝ ለብስ ቤት ከሆነ በገዛ በሸጥኩለት ልብስ ደስተኛ ከሆነ ካማረበት ምቿት ከሰጠው ያ ልብስ ሌላ ቀን ተመልሶ ይመጣል። ባለፈው የሸጥሸለኝ ልብሱ እኮ በጣም ቆንጆ ነው። ሌላም እስኪ ተጨማሪ ፈልጌ ነው የመጣሁት ሊል ይችላል። እንደገና ደግሞ ካልተመቸው ባለፈው እንደዚህ አድርገሽኝ እኮ እንደዚህ ቆንጆ ነው ብለሽ ሽጠሽልኝ። ሳይለበስ እኮ ቁጭ አለ ብሎም ደግሞ ለወቀሳም ሊመጣ ይችላል ያ እንዳይመጣ ግን ሰውየው ከሚፈልገው ነገር ላይ መቻል አለብን። በእኛ አገልግሎት ደስተኛ ሲሆን ያ ሰው ለጓደኞቹም ራሱ ይነግራል እኛም ራሱ ማስታወቂያ ነው የሚሰራለን። ለጓደኞቹ ለቤተሰቦቹ ለሚያውቃቸው ሰዎች ያንን ነገር እጁ ላይ ይይዘው ወይ ስልክ ከሆነ ይዘው ካዩ ወይ ልብስ ከሆነ አምሮበት ካዩት ስፌት ለብስም ከሆነ ካዩበት እና የት ነው የያስፋህው ካሉ እንትና ቤት እኮ ነው ምናምን ካለ እረ በቃ እኔን ቀጣይ የተወስደኛለህ የማለት ነገር ይመጣል። ለዛ ለኛም ደንበኞቻችን አንዳንዴ ይስብልናል በእኛ አገልግሎት ደስተኛ የሆኑ ሰዎች ማለት ነው። እና ከዛ አንፃር ደንበኞቻችን የምንሰጠውን አገልግሎት በተቻለ መጠን ደስተኛ እንዲሆኑ ፍላጎቶቻቸውን መጠየቅ ስሜታቸውን በግልጽ ማወቅ መቻል አለብን ማለት ነው። በተረፈ አንዳንድ ሰዎች አሉ። ደንበኛ ደስተኛ ሆነ አልሆነ ምንም ግድ የማይሰጣቸው ሰዎች እኔ የነዛ አይነት ሰዎች ይመስለኛል። አንድ መስራት በዛ ስራ ዘርፍ መቀጠል አይፈልጉም ሁለት ለዛ ሰው ደንታ የለውም። ወይም ሀላፊነት የሚሰማው አይነት ሰው አይደለም። ያ ሰው ሄደ ቀረ ምንም የማይመስለው አለ ለምሳሌ ሽጦለት የዛሬውን ብቻ የሚያስብ የወደፊቱን የቀጣይነት ያለውን ስራ የማያስብ አይነት ሰዎች ስላሉ እንደነዛ አይነት ሰዎች የዛሬን ብቻ ሽጬ ልግባ ነው። የማይረባ ልብስ መሆኑን እያወቁ አንዳንድ ሰዎች ይሸጡልናል። እንደማንመለስም እንደዚህ ሰው በደንብ አሳምረው ያቃሉ። ግን ለመጣው ሰው ደግሞ አይለቁትም እንደምንም አዋክበው እንደምንም ግራ አጋብተው። ለማስገዛት ይሞክራሉ ያው ከተሳካላቸው ትሳካላቸው። ቢመጡም ቢመጣም ቢቀርም ቅር የማይላቸው አንዳንድ ቦታ ሀላፊነት የተጎንደላቸው አያለሁ። ተቀጥረው እንደዚህ የሚሰሩ ያው የነሱ ደሞዝ በርግጥ አይጎልም። ደንበኞችን ሳናስደስት ጋር የሚሰራቸው እያአንዳንድ ስራ ለዚህ ጥንቃቄ መሰራት አለበት። እንደዚህ አሁን ለምሳሌ ቤቶች ላይ ፅጉር ቤቶች ላይ እነሱ የሰጠን ክብካቤ ፀጉራችንን የሚሰሩበት መንገድ የሚያበጥሩበት መንገድ ሁሉ ነገር ሄደን የመጥፎ ቦታ ላይ ስንጠቀም ነው። ካፌ ውስጥ ላይ እነሱ የሚሰጡን መስተንግዶ የሚሰጡን አቀባበል የፊታችን ፈገግታ እዛ ቤት ተመልሰን እንደንሄድ ያደርገናል እና። ቢቻል ሁሉም ሰው ፈገግ እያለ ሰውን አክብሮ ደንበኞችን እያረካ እያስደሰተ